ከደንበኞች ጋር እገናኛለሁ ከደንበኞች ጋር የሚያገናኙኝ ብዙ የስራ ጉዳዮች አሉ። በብዙ የስራ ዘርፍ ውስጥ የምትሳተፍ አይነት ሰው ነኝ ስለዚህ ከብዙ አይነት ደንበኞች ጋር እገናኛለሁ ማለት ነው። ለምሳሌ ከየትኞቹ አይነት ደንበኞች ጋር ትገናኛለህ የሚል ጥያቄ ቢነሳልኝ። ለምሳሌ በንግዱ ዘርፍ ብዙ ደንበኞች አሉኝ። ስለዚህ ከእነሱ ጋር በተለያየ አይነት ጉዳይ እንገናኛለን ማለት ነው። ለምሳሌ የሻማና የሳሙና የማምረት ስራ እሰራለሁ። ስለዚህ ብዙ ደንበኞች አሉኝ ወይም ብዙ ከእኔ ጋር የሚያገናኛቸው ጉዳይ ያላቸው ሰዎች አሉኝ። ስለዚህ ከእነሱ ጋር በአንድም በሌላም እገናኛለሁ ማለት ነው። ለምሳሌ አንዳንድ መሳሪያዎች ሊያስቸግሩኝ ይችላሉ በምርት ወቅት ወይም ደግሞ መሳሪያዎች እንኳን ባያስቸግሩኝ ምናልባት የክህሎት ክፍተት ጉዳይ ሊኖር ይችላል። ስለዚህ ከደንበኞች ጋር ቀጥታ በመገናኘት የተለያዩ የሚኖሩ ክፍተቶችን ለማስተካከል የራሴን ጥረት አደርጋለሁ ማለት ነው። ስለዚህ በንግዱ ዘርፍ በማከናውናቸው ተግባራት ከብዙ አይነት ደንበኞች ጋር እገናኛለሁ። ለምሳሌ ሌላ ተጨማሪ ምሳሌ። ምርት የሚገዙኝ ሰዎች ሲመጡ እነዛ ለኔ ደንበኞቼ ናቸው። ወይም ደግሞ እነሱ ለእነሱ እኔ ደንበኛቸው ነው የምሆነው ማለት ነው። ስለዚህ ከእንደዚህ አይነት ሰዎች ጋርም የመገናኘት እድሌ ሰፊ ነው። ምክንያቱም የስራው ሁኔታ ከደንበኞች ጋር ግንኙነትን የግድ ስለሚል ማለት ነው። ከዛ በተጨማሪ በመደበኛነት በወር መጨረሻ ደሞዝ የማገኝበት ስራ አለኝ። ያ ስራ ደግሞ ከብዙ ደንበኞች ጋር የሚያገናኘኝ አይነት ስራ ነው። ለምሳሌ አንዱ ከደንበኞች ጋር የሚያገናኘኝ ስራ ስራው የምሰራው ስራ ከተማሪዎች ጋር ቀጥታ ግንኙነት ያለው ስለሆነ። ተማሪዎቹ ለኔ ደንበኞቼ ናቸው ማለት ነው። ወይም ደግሞ ከስራው ጋር የሚያገናኛቸው ሰዎች ናቸው ማለት ነው። ስለዚህ ከተማሪዎች ጋር መገናኘቴ ከደንበኞች እንደተገናኘው ቁጥር ይቆጠራል ማለት ነው። ከዛ ሌላ በኮንስትራክሽን የስራ ዘርፍ ውስጥ እሳተፋለሁ። በዛ የስራ ዘርፍ ውስጥ ደግሞ ብዙ ደንበኞች አሉኝ። ከ ከህንፃው ባለቤት ጀምሮ ወይም ከኦነሩ ጀምሮ በስራው ውስጥ የሚያገናኙኝ ብዙ አይነት ደንበኞች አሉ ማለት ነው። የባለ የባለ ድርሻ አካላት ማለት ነው ደንበኞች ስንል የባለድርሻ አካላት ለማለት ነው። ስለዚህ በዛ በኮንስትራክሽን ስራ ውስጥ ብዙ አይነት ደንበኞች አሉን። ለምሳሌ ከማሽን ጋር በተያያዘ ደንበኞች አሉን። ከተለያዩ የጥሬ እቃ አቅርቦት ጋር በተያያዘ ደንበኞች አሉን። ከቀን ሰራተኛ ጋር በተያያዘ ደንበኞች አሉን። ከሙያተኞች ጋር የተያያዘ ወይም ከአናጺዎች ጋር የተያያዘ ደንበኞች አሉን ከኢንጂነሮች ጋር የተያያዘ ደንበኞች አሉን ከአርክቴክቸሮች ጋር የተያያዘ ደንበኞች አሉን ማለት ነው። ስለዚህ ይሄ የሚያሳየው እኔ በምሳተፍባቸው ስራዎች ሁሉ ከብዙ ደንበኞች ጋር እገናኛለሁ ማለት ነው። ስለዚህ እነዚህ ሁሉ ደንበኞቼ ናቸው ማለት ነው። ከዛ ባሻገር በንግዱ ዘርፍ ቅድም እንደገለጽኩት እኔ ከማመርተው ምርት አንፃር ነው ነገሮችን ለማስረዳት የሞከርኩት ያ ማለት እኔ በማመርተው ምርት ዙሪያ ያሉ ሰዎች ለኔ ደንበኞቼ ናቸው ነው። ከዛ ባሻገር እንደምናውቀው ለወር የሚያስፈልገንን ፍጆታ ወደ ገበያ በመሄድ የተለያዩ ነገሮችን እንገዛለን። ስለዚህ እኔ ደንበኛ አለኝ ያ ማለት የተለያዩ ለወር ፍጆታ የሚያገለግሉኝን እቃዎች ሄጄ የምገዛው ሰው ማለት ነው። ስለዚህ ከእንደዛ አይነት ደንበኞች ጋርም ጥብቅ የሆነ ቁርኝት አለኝ ስለዚህ ከደንበኞች ጋር እገናኛለሁ ማለት ነው። ለምሳሌ የንጽህና መጠበቂያ እቃዎች የምገዛው አንድ ደንበኛ አለኝ። ከዛ ባሻገር ወይም ከዛ በተጨማሪ የምግብ እቃዎችን የምገዛው ለምሳሌ እነ ፓስታእነ መኮረኒ እነ ሩዝ እና የመሳሰሉትን የምገዛው ሌላ ደንበኛ አለኝ። በተጨማሪም ደግሞ ፍራፍሬ የምገዛቸው ሌሎች ደንበኞች አሉኝ። ይሄ ብቻ ሳይሆን ለምሳሌ ልብስ የምንገዛቸው ጫማ የምንገዛቸውም የተለያዩ ደንበኞች አሉኝ ማለት ነው። ምናልባት ደንበኞች ጋር ትገናኛለህ ሲል? ከስራ አኳያ ከሆነ እኔ ከምሰራበት መስሪያ ቤት እና እኔ ጋር መጥተው ከሚስተናገዱ ሰዎች አንፃር ከሆነ ግን ቅድም እንደተናገርኩት የምሰራበት ቦታ ከፍተኛ የትምህርት ተቋም ስለሆነ። በዛ ለኔ ደንበኞቼ ተማሪዎቼ ናቸው ማለት ነው። ስለዚህ ከተማሪዎቼ ጋር እገናኛለሁ። ከዛ ባሻገር ሌሎች ባለደርሻ አካላት አሉ። መምህራኖች አሉ የአድሚን ሰራተኛ ወይም የአስተዳደር ሰራተኞች አሉ። ሌሎችም የግቢው ማህበረሰቦች አሉ ከእኔ ጋር የሚያገናኛቸው ጉዳይ ብዙ ስለሚሆን ከእነሱም ጋር ስለምገናኝ እነዛ ለኔ ደንበኞቼ ናቸው ማለት ነው። ስለዚህ እንደ አጠቃላይ በብዙ ስራዎች ወይም በብዙ ሙያዎች ውስጥ እሳተፋለሁ። በብዙ ስራዎች ወይም በብዙ ሙያዎች ውስጥ በመሳተፌ ምክንያት። በእያንዳንዱ የስራ ዘርፍ ብዙ ደንበኞች አሉኝ። ስለዚህ ከእነዛ ደንበኞች ጋር በአንድም በሌላም የምገናኝባቸው መንገዶች ብዙ ናቸው። ስለዚህ እኔ ከደንበኞች ጋር በብዙ መንገድ እገናኛለሁ ማለት ነው።

ቀርካሃ በአካባቢዬ ያድጋል። ያው ቀርካሃ ማለት ምናልባት ለብዙ የሀገራችን ክፍሎች ብዙ የታወቀ አይነት የተክል አይነት አይደለም። ግን ቀርከሃ ብዙ ጊዜ ከሸንበቆ ጋር የሚያመሳስለው ነገር አለ። ሸንበቆ በሁሉም የሀገራችን ክፍሎች ይበቅላል ብዬ አስባለሁ። ቀርካሃ ግን ብዙ ጊዜ ቀዝቃዛማና እርጥበታማ የሆኑ ቦታዎችን ይመርጣል። ቀርካህ ማለት በጣም ረዣዥም ሆነው ከሸንበቆ ጋር ስናወዳድረው በውፍረትም በርዝመትም የሚበልጠው ይሆናል። ቅጠሎች አሉት። ከዛ ባሻገር የተፈጥሮ አይነቱ ከሸንበቆ ጋር በጣም በብዙ መልኩ የሚያመሳስለው ነው። ስለዚህ ቀርከሃ በእኛ አካባቢ በሰፊው ይበቅላል። ቀርከሃ በመብቀሉ ምክንያት ከቀርከሃ በጣም ብዙ አይነት ምርቶችም ይመረታሉ። አሁን ላይ እኔ እንኳን ሲመረቱ ያየዋቸው ከቀርካሃ የተለያዩ የ እንደ ጠረጴዛ መደርደሪያ አይነት ነገሮች ወይም ልክ እንደ ኪችን ካቢኔት አይነት ነገሮች ይሰራሉ። ወይም ደግሞ እቃ ቤት ወይም ደግሞ ምግብ ማብሰያ ቤታችን ውስጥ የተለያዩ እቃዎችን ለመደርደር የምንጠቀምበት አይነት እቃ ይሰሩበታል። በጣም ዘመናዊ በሆነ መልኩ ነው የሚሰሩበት። ከዛ ባሻገር ወንበሮች ሲሰሩ አይቻለሁ። የግል አንድ ወንበር ብቻ ብቻውን ለአንድ ሰው መቀመጫ የሚሆን ብቻም ሲሰራ አይቻለሁ። እንደገና ለሁለትም ለሶስትም ሰው እንዲሆን ተደርጎ ራሱ ቀርካሃው ላይ ብቻ ሌላ ምንም ተጨማሪ ነገር ሳይጨመርበት የሚሰራበት አይነት ሁኔታም አይቻለሁ። እሱን ብቻ አይደለም ብዙ ጊዜ ቀርከሃ ለሶፋ መስሪያም አሁን በዘመናዊ አይነት መልኩ እየሰሩበት አይቻለሁ። ያ ማለት ቀርከሃ ፈርጀ ብዙ የሆነ ጥቅሞች ያሉት የተክል አይነት ነው ማለት ነው። ከቀርከሃ ብዙ ነገሮች ይሰራሉ ቅድም እንደተናገርኩት አሁን ላይ እየተሰሩ ያሉ ሶፋዎች በዋጋ በእንጨት ወይም በሌላ እቃ ከሚሰሩ ሶፋዎች በርካሽ ወይም በረከሰ አይነት መልኩ ጥሩ ጥሩ ሶፋዎች ዘመናዊ የሆኑ ሶፋዎች እየተሰሩ ነው። ከዛ ባሻገር ሌላ ደግሞ አልጋዎች እየተሰሩ ነው። አግዳሚ ወንበሮች እየተሰሩ ነው። ቤቶችን ማሳመሪያ የተለያዩ ነገሮችን እየተሰሩ ነው ለምሳሌ ቤት ውስጥ ቤቶች ላይ የተለያየ ቦታ የምናንጠለጥላቸው ቤት ለማሳመሪያ ወይም ቤት ለማስዋቢያ የምንጠቀምባቸው ነገሮች እየተሰራበት እየተሰራ ነው በቀርከሃ ማለት ነው። ያ ብቻ አይደለም የፎቶ ፍሬሞች በሚያምር አይነት መልኩ በቅርከሃ እየተሰሩ ነው። ስለዚህ የፎቶ ፍሬማችሁን ማሰመር ከፈለጋችሁ የቀርካሃ ውጤት ብትጠቀሙ በጣም አሪፍ ሊሆን ይችላል። ብዬ አስባለሁ እንደኔ ከዛ ባሻገር በቀርከሃ ብዙ ነገሮች ሲሰሩ አይቻለሁ። ለምሳሌ ትልልቅ መደገፊያ ያላቸው እንደዚህ ለመዝናናት ስንፈልግ እንቅስቃሴ ያለው ወደፊት ወደኋላ ወደፊት ወደኋላ እየተንቀሳቀስን የምንዝናናባቸው የወንበር አይነቶች የምናውቃቸው የምናውቃቸው የወንበር አይነቶች በቀርከሃ ሲሰሩ አይቻለሁ። ስለዚህ እኛ አካባቢ ቀርከሃ በሰፊው ነው የሚበቅለው በሰፊው እንደመብቀሉ ምክንያት አበቃቀሉ ደግሞ በጣም ነው የሚገርመኝ። ለምሳሌ አንዱን ቀርከሃ ሲቆረጥ ከጎኑ ሌላ እያቀጠቁ እያቀጠቆጡ ወይም ያቀጠቅጥና ተጨማሪ ሆኖ ይበቅላል ማለት ነው። እና ዝርያው እንዴት እንደሚራባ ሁሉ ይገርመኛል። ሌላው በጣም ቀዝቃዛ የሆነ አየር ስንፈርግ ስንፈልግ ቀርከሃ ያለበት አካባቢ ሄደን ብንዝናና ወይም አየር ብንወስድ ቀዝቃዝ ያለ አይነት አየር ይኖረዋል ማለት ነው። እና ደስ የሚል አይነት የተክል ወይም የዛፍ አይነት ነው። በጣም የሚያምር አይነት የዛፍ አይነት ነው። ስለዚህ በቀርከሃ ብዙ ነገሮች ይሰራሉ ቅድም እንደተናገርኩት የቀርከሃ ውጤቶች ደግሞ አንደኛ ጥቅማቸው ምንድነው? ሌሎችን ወይም ከእንጨት ወይም ከተለያዩ ነገሮች የተሰሩ የ የዛ ስራ ውጤቶችን ይዘን ለመንቀሳቀስ በጣም ነው ከባድ የሚሆነው። የቀርከሃ ግን ለመንቀ ለማንቀሳቀስም በጣም ከባድ ነው በቀላሉ ማንኛውንም ሰው አንስቶ ሊያንቀሳቅሰው የሚችለው አይነት ነገር ነው ማለት ነው። ሌላው ደግሞ ቀርከሃ ቅድም እንደተናገርኩት ለአንድ አይነት ጉዳይ ብቻ አይደለም የሚያገለግለው። ቀላል እንደመሆኑና እንደፈለገ የሚተጣጠፍ ወይም ደግሞ እንደፈለግን ቅርጽ ልንሰጠው የምንችለው ነገር ስለሆነ። የትኛውንም ነገር በቀርከሃም መስራት ወይም ማከናወን እንድንችል ያግዘናል ማለት ነው። የሙዚቃ መሳሪያዎችን በቀርከሃ ሲሰሩ አይቼ አውቃለሁ። ከዛ ባሻገር ቤት ማሳመሪያ ቅድም እንደነገርኳችሁ ፍሬም የፎቶ ፍሬም ሌሎችም ቤት ውስጥ የተለያዩ ነገሮችን ለማሳመር የምንጠቀምባቸው በተለይ አንድ በጣም የገረመኝ። የህፃን ልጅ አልጋ በቀርከሃ እየተሰራ በጣም የሚገርም ዙሪያውን በደንብ አጥር ያለው ለህፃኑ ደህንነት የማያሰጋና ምቹ የሆነ አልጋ በቀርከሃ ሲሰራ አይቻለሁ። ስለዚህ እኛ አካባቢ ቀርከሃ በሰፊው ነው የሚበቅለው። ቀርከሃ በሰፊው በመብቀሉ ምክንያት ደግሞ የቀርከሃ ውጤቶች በሰፊው ይዘወተራሉ። ስለዚህ የቀርከሃ ውጤቶችን እንጠቀማለን ማለት ነው። ስለዚህ

ቤተሰቡ ውስጥ በጣም በጣም በተደጋጋሚ ስብሰባዎችን እናካሂዳለን። እንደየሁኔታው ነው ቤተሰብ የሚሰበሰበው። ነገር ግን አሁን እዚህ ጋ ለመግለጽ የምሞክረው። በተለይ በተለይ ትኩረት አድርጌ ለመናገር ምሞክረው ቤተሰብ በምን አጋጣሚዎች በአመት ምን ያክል ጊዜ ሊሰበሰብ ይችላል የሚለውን ሀሳብ ነው። ከዛ በኋላ ወደ ሁለተኛው ሀሳቤ እመለሳለሁ። ምን ለማለት ፈልጌ ነው። በሀገራችን እንደሚታወቀው ሃይማኖታዊም እንደገና ደግሞ የጋራ የሁላችንም በዓል በሆኑትም ጊዜዎች። ብዙ ጊዜ ቤተሰቦቻችን አብረውን ይሆናሉ ወይም አብረን በዓሎችን እናከብራለን ማለት ነው። ስለዚህ ቤተሰቦቻችን በበዓላት ጊዜ ምን ያክል ይሰበሰባሉ ከሆነ ብዙ ሃይማኖታዊም ይሁኑ። ሀገራዊ በዓላት አሉ ለምሳሌ ከአመቱ መጀመሪያ አካባቢ ብንጀምር የእንቁጣጣሽ ወይም የዘመን መለወጫ በዓል አለ። ከዛ ቀጥሎ የገና በዓል አለ። ከዛ ቀጥሎ የጥምቀት በዓል አለ። ከዛ ቀጥሎ የ ፋሲካ በዓል አለ። ከፋሲካ በዓል ቀጥሎ ደግሞ የቡሄ በዓል አለ። ስለዚህ ብንቆጥራቸው እንቁጣጣሽ አንድ ከዛ ቀጥሎ ገና ሁለት ከዛ ጥምቀት ሶስት ከዛ ፋሲካ አራት ከዛ ቡሄ አምስት በመሰረታዊነት ቢያንስ ቢያንስ በአመት ቤተሰብ ለአምስት ጊዜ ይሰበሰባል ማለት ነው። በተለይ ክርስቲያን ለሆኑ ወይም ደግሞ ኦርቶዶክስ ተዋህዶ እምነት ተከታይ ለሆኑ ቤተሰቦች ማለት ነው። ስለዚህ የኛ ቤተሰብ ቢያንስ ቢያንስ በትንሹ አልተሰበሰብንም ከተባለ በአመት አምስት ጊዜ አብረን ተሰባስበን በዓላትን እናከብራለን ማለት ነው። ስለዚህ በዓላትን ምክንያት በማድረግ ቢያንስ ቢያንስ ቤተሰብ በአመት አምስት ጊዜ በጠቀስኳቸው በዓላት ዙሪያ ይሰበሰባል ማለት ነው። ነገር ግን እንደ አጠቃላይ መደበኛ የሆኑ ስብሰባዎችን ምንፈልግና ምንጠይቅ ከሆነ። ለምሳሌ በእኛ ቤት ውስጥ አልተሰበስብንም። ሳምንት አንድ ቀን ስብሰባ ይኖረናል ማለት ነው። ሙሉ ቤተሰቡ ስብሰባ ይኖረዋል ማለት ነው። በእኔ አማካኝነት ሁላችንም እንሰበሰባለን። ከዛ በኋላ እኔ በሳምንት ውስጥ ያከናወንኳቸውን ተግባራት አጥር አድርጌ በዝርዝር እያንዳንዱን ነገር እናገራለሁ ማለት ነው። ከዛ በኋላ የቤተሰብ አካላት እኔ ያከናወንኳቸውን ተግባራት ይገመግምና ይሄ ያንተ ደካማ ጎን ነው። ይሄ ጠንካራ ጎን ነው። ስለዚህ እነዚህን ነገሮች ማስተካከል አለብህ እነዚህ ነገሮች ደግሞ ሀሪፍ ስለሆኑ በዚሁ መቀጠል አለብህ የሚል ሀሳብ ይሰጡኛል ማለት ነው። ልክ እኔ እንዳደረኩት ባለቤቴን ተነስታ ሀሳቧን ትገልጻለች። ልክ እኔ ለኔ እንደተደረገው ለሷም የሚሰጣትን አስተያየት ትቀበላለች ማለት ነው። ልጆቹም ልክ እንደዛው በሳምንቱ አምስት ቀን ተምሬያለሁ። ከሰኞ እስከ አርብ። ሰኞ ይህንን ተግባር አከናውኛለሁ ማክሰኞ

እንደየስራ ሁኔታው ይለያያል። ከዚህ በፊትም በተለያዩ ክፍሎች ለመግለጽ እንደሞከርኩት ብዙ አይነት ስራ ዘርፎች ላይ ነው የምሰማራው። ስለዚህ ወደ ስራ በምሄድበት ጊዜ የምለብሳቸው ልብሶች ብዙ አይነት ናቸው ማለት ነው። ስለዚህ ወደ ስራ ምን አይነት ልብስ ለብሼ እሄዳለሁ። ለምሳሌ በመደበኛ ስራዬ ወይም ደግሞ በማስተምርበት ወይም በምሰራበት አካባቢ የምለብሰው ልብስ ማንኛውም አይነት ልብስ ልለብስ እችላለሁ። ምክንያቱም እንዳልለብስ የሚያስገድደኝ ምንም አይነት ሁኔታ ስለማይኖር ማለት ነው። ብዙ ጊዜ ስኒከር ጫማ በጂንስ ሱሪ እና በቲሸርት ነው። ቀለል ያለ አይነት አለባበስ ለብሼ ወደ ትምህርት ተቋማት ምሄደው ወይም ወደ ማስተምርበት ቦታ ምሄደው። ከዛ ባሻገር ግን ለምሳሌ አንዳንድ ጊዜ በተለይ እንደዚህ የተማሪዎች ዲፌንስ በሚኖርበት ጊዜ ወይም ግብረ መልስ በሚኖርበት ጊዜ በዛ ጊዜ ምናልባት የጨርቅ ሱሪ ወይም ሱፍ ከነ ከረባቱ ለብሼ ሊሄድ እችላለው በቆዳ ጫማ ማለት ነው ወይም በሹልቴክስ ማለት ነው። ከዛ ባሻገር ግን ብዙ ጊዜ ቅልል ያሉ አለባበሶችን ነው። ወደ ትምህርት ተቋማት ስሄድ የምትጠቀመው ምክንያቱም ለማስተማር በምንገባበት ጊዜ ነጭ ጓዋን ከላይ ስለምንጨምር ምንም አይነት የሚረብሽም የሚያስቀይምም ወይም ደግሞ ምቾት የማይፈጥር አይነት ሁኔታ ስለማይኖረው ያን ያክል ፕሮቶኮል መጠበቅም ንጽህና ካልሆነ በስተቀር የተለየ አይነት አለባበስም ስላልሆነ ቀለል ያለ አለባበስ ስለሆነ እንደዚህ አይነት አለባበሶችን እመርጣለሁ። በመደበኛ ስራዬ ላይ ማለት ነው ከዛ ባሻገር በንግድ ስራዎች ላይ እሰማራለሁ። ወይም ደግሞ ስራዎች ላይ እሳተፋለሁ ወደዛ አካባቢ በመሄድበት ጊዜ ደግሞ የንግድ ጓዋኖች አሉ ምክንያቱም በንግድ ስራ ውስጥ ስንሳተፍ ከብዙ ነገሮች ጋር ግንኙነት ንክኪዎች ይኖሩናል። ያ ማለት አቧራ ወይም የተለያዩ ቆሻሻዎች ሊያቆሽሹን ስለሚችሉ የግድ ጎዋን የምንለብሰው ጎዋን አለ። ያንን በመልበሳችን ምክንያት ልብሳችን እንዳይቆሽሽ ወይም ደግሞ የሚቆሽሽም ከሆነ ጓዋን እንዲቆሽሽ የመስሪያ ልብስ ማለት ነው። ስለዚህ ጉዋን ለብሰን የንግድ ስራዎቻችንን ልናቀላጥፍ እንችላለን ማለት ነው። ስለዚህ ወደ ንግድ ቦታዎች ስንሄድ የግድ ከዋናው ልብሳችን ባሻገር ከላይ ምን ደርበው ጉዋን ሊኖረን ይገባል ማለት ነው። ወይም ወደ ንግድ ስራዎች ሲሄድ እኔ ጓዋን እጠቀማለሁ ወይም ወደዛ አይነት ስራ ሲሄድ ጓዋን አይነት ልብስ እለብሳለሁ ማለት ነው። ከዛ ባሻገር ለምሳሌ ወደ ኮንስትራክሽን ስራዎቼ ሲሄድ ደግሞ ለኮንስትራክሽን ስራ ተብሎ የሚለበሱ ልብሶች አሉ እንደ ቱታ አይነት ሙሉ ቱታ አይነት ነገሮች እንደዛ አይነት ቱታዎችን እለብሳለሁ ሄድ ሜልት አደርጋለሁ። ትላልቅ ጓንቶች አሉ ትላልቅ ጓንቶችን አደርጋለሁ ማለት ነው። ስለዚህ እንደየምሄድበት አካባቢ እና እንደምሰማራበት የሙያ ዘርፍ ይለያያል የምለብሰው ልብስ ማለት ነው። ለምሳሌ አንዳንድ ጊዜ ለስራ ጉዳይ ወደ ተለያዩ ድርጅቶች ስንሄድ የድርጅቶቹ መጠይቆች አሉ ያ ማለት ማሟላት የሚገባን ወደ ድርጅቱ ከመግባታችን በፊት ማሟላት የሚገባን ነገር ይኖራል። ለምሳሌ ሱፍ መልበሴ ግድ ሊሆን ይችላል። ሸሚዝ መልበስ ከረባት ማድረግ የግድ ሊሆን ይችላል። ያ ማለት የድርጅቱ የራሱ የሆነ ክራይቴሪያ ነው ማለት ነው። ስለዚህ እነዛን ነገሮች አሟልተን መግባት ልንጠየቅ እንችላለን። ለምሳሌ ወደ አንዳንድ ሆቴሎች በምንገባበት ጊዜ እነዛ ሆቴሎች ውስጥ ማንኛውም ሰው የማይገባባቸው ሆቴሎች አሉ በተለይ እነዚህ ትልልቅ ባለኮከብ ሆቴሎች ሲሆኑ አንድ ሰው ወደዛ ለመግባት ምን አይነት አለባበስ ሊኖረው ይገባል የሚለውን ነገር ቀድሞ ያስቀመጧቸው ነገሮች ሊኖሩ ይችላሉ። ስለዚህ ወደ እነዛ አይነት ቦታዎች ስንገባ የምንለብሳቸው ልብሶች ደግሞ የተለዩ ናቸው። ወይም ደግሞ ያ ሆቴል ወይም ያ ተቋም ያዘጋጀውን የመልበስ ስርዓት መከተል መቻል አለብን በዛ ተቋም ውስጥ ገብተን ለመገልገል ማለት ነው። ስለዚህ አለባበሴ እንደየቦታው እንደየአካባቢውና እንደምሰራው የስራ ሁኔታ የሚወሰን ይሆናል ማለት ነው። ቅድም እንዳልኩት አሁን በመደበኛነት በመንግስት ስራ ውስጥ በምሰራበት ቦታ በምገባበት ጊዜ ቀለል ያለ ልብስ ንጹህ ልብስ ከስኒከር ጫማ ጋር ልለብስ እችላለሁ። ያ ማለት ጂንስ ሱሪ በቲሸርት ልለብስ እችላለሁ። ጂንስ ሱሪ በሸሚዝ ልለብስ እችላለሁ። ወይ የጨርቅ ሱሪ በሸሚዝ ልለብስ እችላለሁ እንደዚህ የመሳሰሉ ቀለል ያሉ አይነት አለባበሶችን እመርጣለሁ። ከዛ ባሻገር ግን የተለያዩ የኮንስትራክሽን ስራዎች አካባቢ ሲሄድ የግድ ቱታ መልበስ አለብኝ። ምክንያቱም ብዙ አቧራዎች እና ብዙ ከኮንስትራክሽን ጋር ወይም ከግንባታ ጋር የተያያዙ ችግሮች ስላሉ ማለት ወይም አቧራና የተለያዩ ነገሮች ስላሉ ከነዛ ለመጠበቅ ማለት ነው። ከዛ ባሻገር ወደ ንግድ ቦታ ስንሄድ ደግሞ የግድ ጓን መልበስ ከአቧራና ከተለያዩ ነገሮች ራሳችንን ለመጠበቅ ጉዋን መልበሴ ግድ ይልናል። ስለዚህ እኔ የምለብሰው ልብስ በዚህ

አዎ የማስታውሰው ልዩ ባእል አለ ግን አንድ አደለም በጣም ብዙ በዓሎች አሉ በደንብ ማስታውሳቸው የተለየ ገጠመኝ ያላቸው ማለት ነው። ለምሳሌ አንዴ የማረሳው። የቡሄ ባህል አለ የቡሄ ባህል ማለት ክረምት ላይ የሚደረግ በዓል ነው። ሆያ ሆዬ የምንልበት በዓል ነው። ስለዚህ ህፃናት እያለን ነው አስታውሳለሁ ከአስራ ሁለት አመት ሚበልጥ አይመስለኝም። በሰአቱ ለኔ በዓሉን ልዩ ያደረገው ሆያ ሆዬ እንላለን ያው በቤተሰቡም ተፈቅዶልን ነው በስርዓት በስርዓት ሆያ ሆየ ምንለው። ከመንደር አንድ አስር አስራ ሁለት ልጆች ገደማ አብረን ሆነን በአንድ አይነት እድሜ ክልል ያለን በየሰፈሩ እየዞርን ሆያ ሆዬ እንላለን። እና የሚሸቅለው ሳንቲም ቀላል አይደለም በደንብ ነው የምንሸቅለው። በደንብ ነው ሰውም ሚሰጠን በአመት አንድ ጊዜ ሆያ ሆዬ ብለን በየቤታቸው ስለምንሄድ ከዛ ባሻገር እኛም በጣም እናሞግሳቸዋለን። እነሱም ደግሞ ጥሩ ይሰጡናል ጥሩ ይከፍሉናል ወይም ደግሞ በሰላም የዛሬ አመት ያድርሳችሁ ብለው ጥሩ ሳንቲም ይሰጡናል ማለት ነው። ስለዚህ ያ ሆያ ሆዬ የማረሳበት ትልቁ ምክንያት አንደኛ በዛ ሆያ ሆዬ ጊዜ በጣም ከሌላው ጊዜ በተለየ በጣም ብዙ ብር ነበር የሰበሰብነው ለህፃናት ብዙ የሆነ ብር ነበር የምንሰበስበው በዛ እድሜያችን ከሌላው ጊዜ በተለየ በጣም ብዙ ብር ነበር የሰበሰብነው። በሁለተኛ ደረጃ በጣም ብዙ ብር ሰብስበን ልክ አስፋልት ልንሻገር ስንል አንድ ጓደኛችንን የመኪና አደጋ ደረሰበት ማለት ነው። እርግጥ ነው የመኪና አደጋው በጣም ቀላል ነው የነበረው ያን ያክል ለጉዳት አሳልፎ አልሰጠውም ታክሲ ነበር የገጨው ግን ያው እያበረደ ሲጢጢጢጢጢጢ ብሎ ፍሬን እየያዘ ስለነበር እሱ ጋር ደርሶ በመጠኑ የገጨው ልጁ። አስፋልት ላይ ወደቀ ያው ትንሽ ጭንቅላቱ ጋር ተጋጭቶ ነበር። ከዛ በኋላ ሆስፒታል ገባና ያው በነጋታው በሰላም ያን ያክል ጉዳት ሳይደርስበት ወደ ቤቱ ተመለሰ ማለት ነው። እና ያንን የቡሄ ባህል የማረሳበት ትልቁ ምክንያት አንደኛ ጓደኛችን መኪና በመገጨቱ ሁለተኛ ደግሞ ከሌላው ጊዜ በተለየ ብዙ ብር ሰብስበን ስለነበረ በፍጹም የምረሳው አይነት ሁኔታ አይደለም ልክ ትላንት እንደተፈጠረ ዛሬ ትዝ የሚለኝ አይነት ነገር ነው ማለት ነው። ሌላው አንድ ጊዜ በጣም የማስታውሰው የፋሲካ በዓል ላይ ነው። ስለ በዓላት እያወራን አይደለ ስለማስታውሰው የተለየ ወይም ልዩ ስለ በዓል እያስታወስኩ አይደለም ስለዚህ ፋሲካ በዓል ላይ ነው ማስታውሰው አባቴ አልነበረም በሀገር ስላልነበረ ብዙ ጊዜ በእኛ ሀገር ፋሲካ ሲከበር ብዙ ሰው በየቤቱ እንደየአቅሙ ያከብራል ግን እኛ ቤት ልክ እንደሌሎቹ ቤቶች በግ በየአመቱ ይታረድ ነበር የዛን አመት ግን አባቴ አብሮን ስላልነበረ በግ ማይታረድበት ሁኔታ ላይ ሆነን በጣም እየደበረኝ ነበር በዓሉ ላሳልፍ የተዘጋጀሁት ማለት ነው። ምክንያቱም እናቴ ናት ቤት ያለችው በዚህ ላይ ጎረቤት በግ ይታረዳል እኛ ጋር በግ አይታረድም። ያን ያንን ሳስበው ልማዳችን ደግሞ ሁል ሁልጊዜም በግ እናርድ ነበር። አባቴ ባለመኖሩ ምክንያት በዚህ ላይ በተጨማሪ ከፍቶኛል እንደዚህ እንደዚህ አይነት ነገሮች ነበሩ። ከዛ ምን ነገር ቢፈጠር ጥሩ ነው በዓሉ ነገ እንደሚከበር እስከ አስራ ሁለት ሰዓት ተኩል ከጓደኞቼ ጋር ስጫወት ምን ስል ቆይቼ እቤት ሄጄ ገባሁ ማለት ነው። ልክ እቤት ሄጄ እግሬን ታጥቤ ፊቴን ታጥቤ እራት ምናምን እስከሚቀርብልኝ ድረስ እየጠበቅኩ ምናምን በር ተንኳኳ ማለት ነው። በር ሲንኳኳ በዛ ሰዓት እንደዚህ ተንኳክቶ አያውቅም ምክንያቱም ጨልሟል በቃ ሁለት ሰዓት ሁለት ሰዓት ተኩል ሆኗል። ከምሽቱ ከዛ ማን ሊሆን ይችላል ብዬ ልክ በሩን ስከፍተው አባቴ መጥቷል ማለት ነው አባቴ በሚገርም አይነት ሁኔታ እንደማይመጣ እንደማይደርስ ነበር የነገረን። ከሩቅ ቦታ ነበር የሚመጣው ስለዚህ አባቴ መጥቷል ማለት ነው የአባቴ መምጣት ብቻ ሳይሆን ከኋላው ደግሞ በግ አስከትሎ ወይም በግ እየሳበ በግ እየጎተተ ነው ነበር በገመድ የመጣው ማለት ነው። ደስታዬ እጥፍ ድርብ ነው የሆነው። በጣም በሚገርም አይነት ሁኔታ ነበር ሁኔታውንና ስሜቱን የማስታውሰው። ምክንያቱም በፍጹም ልናስበው የማንችለው ነገር በውስጣችን ነገ ዶሮ ታርዶ በዶሮ ብቻ አመት በዓል እንደምናከብር ከዛ በፊት እናከብርባቸው ከነበረው ስሜት በስሜት ተጎድቼ አይነት ነገር ስለነበረ በዚህ ላይም የአባቴ ናፍቆት ስለነበረ። ያ ጊዜ በጣም ነው የሚገርመኝ ያ ብቻ አይደለም። ለሁለታችንም ለኔም ለወንድሜም ጥንድ ጥንድ ጫማዎቹን ሁሉ እንደገዛልን አስታውሳለሁ የተለዩ የአንበሳ ጫማ የሚባሉ ጥንድ ጥንድ ጫማዎች እንደገዛልን ሁሉ አስታውሳለሁ። ስለዚህ ያንን የፋሲካ በዓልም በፍጹም ልረሳው አልችልም ልክ እንደገለጽኩት እንደ ቅድሙ የቡሄ በዓል ማለት ነው። ሌሎችም በዓሎች አሉ የማልረሳቸው ነገር ግን በጣም የማስታውሳቸው እና በጣም ጭንቅላቴ ውስጥ የተለየ ነገር ጥለው ያለፉት እነዚህ ሁለት በዓላት ናቸው። አንደኛው የቡሄ ባህል ቅድም የነገርኳችሁ። ሁለተኛው ደግሞ አሁን የነገርኳችሁ የፋሲካው በዓል ከአባቴ ጋር ያገናኘኝ በዓል ማለት ነው። ስለዚህ እነዚህን ሁለት በዓላት የማረሳቸው ናቸው ማለት ነው

እኔ ብዙ መተግበሪያዎችን እጠቀማለሁ ብዙ መተግበሪያዎችን እንደመጠቀም የምክንያት በብዙ መተግበሪያዎች መልእክትን እልካለሁ ስለዚህ በየትኛውም መተግበሪያ በምጠቀምባቸው በሁሉም መተግበሪያዎች መልእክትን እልካለሁ ማለት ነው። ስለዚህ መልእክት ከምልክባቸው መተግበሪያዎች አንዱ በነገራችን ላይ የምልካቸው መልእክቶች ብዙ አይነት መልእክቶች ናቸው። አንዳንድ ጊዜ የጽሁፍ መልእክት ልልክ እችላለሁ አንዳንድ ጊዜ ደግሞ የቪዲዮ መልእክት ልልክ እችላለሁ። አንዳንድ ጊዜ ደግሞ ሌሎች አይነት መልእክቶችን የቪዲዮ መልእክቶች ልልክ እችላለሁ የጽሁፍ መልእክት የድምጽ መልእክት እና የመሳሰሉትን የመልእክት አይነቶች ልልክ እችላለሁ። በነገራችን ላይ ከግለሰብ ጋር ኮሚኒኬት የማደርግ ከሆነ ወይም ከግለሰብ ጋራ የሆነ በስራ ጉዳይ የማወራ ወይም የምገናኝ ጉዳዮች የማወራ ከሆነ ብዙ ጊዜ ዋትሳፕን ነው የምመርጠው። ዋትሳፕ እንደሚታወቀው ፈጣን ነው። ግለሰብ ከግለሰብ ለመገናኘት በጣም ምቹ ነው። በጣም ደስ የሚለው ደግሞ መልእክት ለመላክ ብቻ ሳይሆን ለመደወልም ይሁን በቪዲዮ ከሰዎች ጋር ለመገናኘት በጣም ምቹ ነው። በዛ ምክንያት በግለሰብ በግለሰብ ደረጃ ከግለሰቦች ጋር የምገናኝ አይነት ነገር ከሆነ ብዙ ጊዜ የምመርጠው ዋትሳፕ ነው ማለት ነው። ስለዚህ ዋትሳፕ አንደኛው ፈጣን ነው ሁለተኛ ወጪው ያን ያክል የሚባል አይደለም። በየትኛውም ኮኔክሽን ወይም በየትኛውም ኢንተርኔት ባለበት ቦታ ልንገለግልበት የምችልበት አይነት መተግበሪያ ስለሆነ ዋትሳፕ ከሁሉም በላይ የምመርጠው ነው። ብዙ ሰዎችም ዋትሳፕን ይመርጣሉ ብዬ አስባለሁ። ስለዚህ መልእክት ለመላላክ በተለይ በተለይ ከግለሰቦች ጋር መልእክት ለመላላክ ከምጠቀምባቸው መተግበሪያዎች የመጀመሪያው ዋትሳፕ ነው ማለት ነው። ሌላው ደግሞ ቴሌግራም ነው። ቴሌግራም አሁን በዚህ ሰዓት በጣም ብዙ ነገሮችን ለመስራት የምንጠቀምበት ሆኗል። ለምሳሌ ማስታወቂያዎቹን ሁሉ በሰፊው ሰዎች ይሰሩበታል ቻናል ተፈጥሮ ሰዎች በአንድ ላይ በህብረት ሊሰሩ የሚችሏቸውን አይነት የንግድ ስራዎች ሊሆኑ ይችላሉ። የተለያዩ ስራዎች። እንደዛ አይነት ግንኙነቶችን እና መልእክቶችን ለመላክ ደግሞ ቴሌግራም እንጠቀማለን ማለት ነው። ለምሳሌ በአንድ ቴሌግራም ቻናል ውስጥ የተካተትን ብዙ ሰዎች ልንኖር እንችላለን። ስለዚህ እዛ ቴሌግራም ውስጥ ያሉ የቴሌግራም አባሎቹ ወይም የዛ ቴሌግራም ቻናል አባሎቹ እነሱ ከእነሱ ለእነሱ መልእክት ማስተላለፍ የምፈልግ ከሆነ ወይም ደግሞ ለብዙ ሰው መልእክት ማስተላለፍ የምፈልግ ከሆነ ቴሌግራም እመርጣለሁ ማለት ነው። ስለዚህ ቴሌግራምም ሰዎች ከሰዎች የምልክበት ከሰዎችም መልእክት የምቀበልበት የአንድ የመተግበሪያ አይነት ነው ማለት ነው። ወይም ደግሞ መልእክት ለመላክ የሚጠቅመን የመተግበሪያ አይነት ነው ማለት ነው። ስለዚህ እኔ ለብዙ ሰዎች በአንድ ጊዜ መልእክት ማስተላለፍ በምፈልግበት ጊዜ የምጠቀምበት የመተግበሪያ አይነት ቴሌግራም ነው ማለት ነው። ሌላው እንደምናውቀው አሁንም ከእኛ ጋር ጓደኛ የሆኑ በጣም ብዙ ሰዎች ሊኖሩ ይችላሉ። ስለዚህ ከእነሱ ጋር የተለያዩ መልእክቶች የተለያዩ የቪዲዮ መልእክቶች የተለያዩ የድምጽ መልእክቶች የተለያዩ የጽሁፍ መልእክቶች በቀላሉ እንድልክና ከእነሱ ጋር መግባባት እንድችል ማውራት እንድችል የሚያግዘኝ ደግሞ ሌላኛው የመተግበሪያ አይነት ፌስቡክ ነው። እናውቃለን ስንቶቻችን ፌስቡክ አካውንት እንዳለን ስንቶቻችን በፌስቡክ አካውንታችን ተጠቅመን ከብዙ ሰዎች ጋር እንደምንነጋገር እንደምናወራ መልእክት እንደምንላላክ። ስለዚህ እንደማንኛውም ሰው እኔም የፌስቡክ አካውንት አለኝ። የፌስቡክ አካውንቴን በመጠቀም ከሰዎች ጋር ማውራት ያለብኝን ነገር ሁሉ በቀላሉ ማውራት እችላለሁ። ከማ ብዙ ጊዜ ግን ከማውራት ይልቅ ፌስቡክን የምጠቀመው መልእክት ለመላላክ ነው። ብዙ አይነት መልእክቶች አሉ። የድምጽ መልእክት ላስቀምጥ እችላለሁ። የቪዲዮ መልእክት ላስቀምጥ እችላለሁ ብዙ ጊዜ ግን የጽሁፍ መልእክት ከጓደኞቼ ጋር የምጻጻፈው ወይም የምንላከው በፌስቡክ ነው ማለት ነው። ስለዚህ ከሌሎቹ መተግበሪያዎች ይልቅ ከጓደኞቼ ጋር በበለጠ የምንገናኘው የቆየ የፌስቡክ አካውንትም ስላለን ጓደኞቼም በጣም በዚህ ዙሪያ የፌስቡክ ጓደኞቼ በጣም ብዙ ስለሆኑ ብዙ ጊዜ የፌስቡክ አካውንቴን በመጠቀም ለሰዎች የተለያዩ መልእክቶችን እልካለሁ ማለት ነው። ስለዚህ ፌስቡክ አንዱ ከሰዎች ጋር መልእክት የምንላላክበት ወይም የምልክበት መተግበሪያ ነው ማለት ነው። ሌላው አሁን ላይ የመጣው ሊንክድ ኢን የሚባል ሌላ መተግበሪያ አለ። ስለዚህ ሊንክድ ኢንድንን በመጠቀም በተለይ ትምህርታዊ ለሆኑ ነገሮች ስኮላሮችን በምፈልግበት ወይም የውጭ ሀገር የትምህርት እድሎችን በምፈልግበት እና በተለያዩ ጊዜያት ሊንክድ ኢንን በመጠቀም ወይም ሊንክድ ኢን መተግበሪያን በመጠቀም መልእክት እልካለሁ ማለት ነው። ስለዚህ እነ ዋትሳፕ ቴሌግራም

እኔ ብዙ አይነት ምግቦችን እወዳለሁ። ከምወዳቸው ምግቦች ግን የመጀመሪያውን እና ትልቁ ምግብ ትልቁን ቦታ የምሰጠው ዶሮ ወጥ ነው። ዶሮ ወጥ እንደሚታወቀው ሲሠራም ቀላል አይሆንም ወጪውም በጣም ከባድ ነው። ግን ያው በአመት ለበዓላት ነው ብዙ ጊዜ ዶሮ ወጥ ነው የምናገኘው በተለያዩ አጋጣሚዎች። ዶሮ ወጥ የሚሰራባቸው አጋጣሚዎች ቢኖሩም ነገር ግን በእርግጠኝነት ዶሮ ወጥ የምናገኘው በአመት ውስጥ ባሉ ትላልቅ በዓላት ነው። ለምሳሌ እንደ እንቁጣጣሽ እንደ ገና እንደ ፋሲካ በመሳሰሉ አይነት በዓላት ወይም ደግሞ ጾም በሚፈታባቸው ጊዜዎች ነው። የፍስክ ምግብ ነው። ዶሮ ወጥ ስለዚህ ሁል ጊዜ ነው የሚገኝ አይነት ምግብ አይደለም። ዝግጅቱም እንደኛ እንደ ኢትዮጵያውያን ሲታይ በጣም ቀላል አይደለም። ማጠቡ ብቻ በጣም ብዙ ሰዓት ከሁለት ሰዓት ከሶስት ሰዓት በላይ ነው የሚወስደው ዶሮዋ ታርዳ ብልቶቿ ከተበላለቱ በኋላ ለማጠብ በጣም ብዙ ሰዓት ነው የሚወስዱት። አድካሚ ነው ስለዚህ በየቀኑ ለመስራት ቀላል የሚሆን አይደለም ማለት ነው። ስለዚህ እኔ ከኢትዮጵያውያን ወይም ደግሞ ኢትዮጵያ ውስጥ ካሉ ምግቦች በአንደኛ ደረጃ የምወደው ዶሮወጥ ነው። ምክንያቱም ጣዕሟም የተለየ ነው። ብልቶቿም የተለያዩ ናቸው። ብዙ ነገሯ ደስ የሚል ነው በጣም የሚጣፍጥ ምግብ ነው። ስለዚህ በአንደኝነት ኢትዮጵያ ውስጥ ካሉ ምግቦች የምመርጠው ዶሮ ወጥ ነው። በነገራችን ላይ ዶሮ ወጥን ለምግብነት አንደኛ አድርጌ ልምረጠው እንጂ ሌሎችም የምወዳቸው ብዙ አይነት ምግቦች አሉ። ኢትዮጵያ ውስጥ ለምሳሌ ስለ ክትፎ ሲወራ ብዙ ሰው ይሰማል በተለይ በተለይ የጉራጌ አካባቢ ባህ የባህላዊ ምግባቸው ነው ክትፎ ክትፎ በቆጮ ጉራጌ አካባቢ የባህላዊ ምግባቸው ነው። ስለዚህ ጉራጌን ስናነሳ ብዙ ጊዜ ክትፎ የሚለው ነገር ወደ ጭንቅላታችን ፈጥኖ ይመጣል ማለት ነው። ስለዚህ እኔ ሀገራችን ውስጥ ካሉ ምግቦች በአንደኝነት ደረጃ የምወደው ምግብ ዶሮወጥ ሆኖ በሁለተኛ ደረጃ ደግሞ ክትፎን እወዳለሁ። ክትፎ እንዴት ይሰራል የሚለውን ያን ያክል እውቀቱ ባይኖረኝም ነገር ግን ቅቤ እንዳለው ያስታውቃል። ደቀቅ ተደርጎ በጣም ደቀቅ ሳይሆን መካከለኛ ደቀቅ ተደርጎ የተከተፈ ቀይ ስጋ አለ። ስለዚህ አብሮት ማባያ አለ ማለት ነው። ከጎኑ አብሮት የሚጠጣ ነገር ደግሞ ይቀርባል። ስለዚህ ቆጮ ደግሞ ከእንሰት ተፍቆ የሚሰራ ነገር ነው። ቆጮ ይኖራል ስለዚህ ክትፎ በቆጮ በጣም እጅ የሚያስቆርጥም። በጣም ደስ የሚል የሚጣፍጥ የሀገራችን ለሀገራችን እንደ መለያ ወይም ደግሞ እንደ ልዩነት ፈጣሪ አይነት ምግብ ነው። ብዬ አስባለሁ ምክንያቱም የትኛውም ዓለማት ላይ እንደዚህ አይነት ምግብ ብንፈልግ በእርግጠኝነት አናገኝም። ስለዚህ ቆጮ በሁለተኛ ደረጃ የምወደው የምግብ አይነት ነው ማለት ነው። ከዛ በተጨማሪ ወደ ትግራይ አካባቢ ስንሄድ ደግሞ ጥህሎ የሚባል አለ በጣም የሚገርም ነው። ዝም ብዬ ሳስበው በሌላው የሀገራችን ክፍል ልክ እንደ ገንፎ አይነት ነገር ይዘት አለው። በጣም የሚገርም ነው አሠራሩ ጣእሙም የተለየ ነው። ስለዚህ በሀገራችን ካሉ ምግቦች በጣም ከምወዳቸው ወይም የምወደው አንደኛ ዶሮ ወጥነው ሁለተኛ ክትፎ ነው ሶስተኛ ደግሞ ቅድም እንዳልኩት ጥህሎ የሚባለው ምግብ ነው ማለት ነው ወይም ወደ ሰሜኑ ክፍል ያለ የምግብ አይነት ነው። ከዛ ባሻገር መቼም የምንወደው ምግብ ስንናገር ከሀገራችን ብቻ መሆን የለበትም። ከውጭ ሀገርም የምወደው የምግብ አይነት አለ። ወይም የምወዳቸው የምግብ አይነቶች አሉ። ከጣዕማቸው ከእይታ ከተለያዩ ምክንያት ከተለያዩ ነገሮች አንፃር ወይም በተለያዩ ምክንያቶች አማካኝነት የምመርጣቸው ምግቦች አሉ። ለምሳሌ ፒዛ የ የእርግጠኛ ነኝ የጣሊያን ምግብ ይመስለኛል። ይሄ ፒዛ የሚባለው ምግብ አሁን በሀገራችን በተለያዩ ሆቴሎች ውስጥ በተለያዩ ስትሬቶች ላይ ወይም መንገዶች ላይ እየተሠራ ስለዚህ ዝግጅቱ በጣም ይገርመኛል ጣእሙም የተለየ ነው። በጣም ደስ የሚል አይነት ምግብ ነው። ስለዚህ ፒዛ በጣም በጣም ነው የምወደው ማለት ነው። ከዛ ባሻገር ከሀገራችን ውጪ ካሉ ምግቦች ብዙ ምግቦችን መጥራት እንችላለን። ይልቅ እኛ ሀገር ዶሮ ወጥ አሪፍ ምግብ ነው ወይም ቆንጆ ምግብ ነው እንደምንለው ሁሉ። ሌሎች ሀገሮችም የራሳቸው የሆነ ጥሩ ምግብ አለ ስለዚህ ከውጭ ሀገር ከምወዳቸው ምግቦች አንዱ ፒዛ ነው። ካልኩኝ በኋላ ሌላ በተጨማሪ ጥቀስ ብባል የምወደው ምግብ ላዛኛ የሚባል ምግብ ነው። ይሄም እርግጠኛ ነኝ የጣሊያን አይነት አካባቢ አይነት ምግብ ይመስለኛል። ዞሮ ዞሮ ግን ከውጭ ሀገር ከምወዳቸው ምግቦች ሁለቱን ጠቀስኩ ምን ጠቀስኩ? ፒዛ እና ላዛኛ ከሀገራችን ምግቦች ደግሞ ዶሮ ወጥ። ክትፎና ጥህሎን ጠቅሻለሁ። እንደ አጠቃላይ እኔ የምወደው ምግብ በደንብ ተከሽኖ በሀሪፍ ሁኔታ የተሰራ ይሁን እንጂ የትኛውም አይነት ምግብ ይመቸኛል ማለት ነው። ስለዚህ

በቀን መቁጠሪያ እጠቀማለሁ አዎ። ምክንያቱም በቀን መቁጠሪያ የማንጠቀም ከሆነ ብዙ አይነት ስህተቶችን እንሰራለን። በርግጥ ሁሉም ሰው የቀን መቁጠሪያን ላይጠቀም ይችላል። ነገር ግን እኔ ከቀን መቁጠሪያ ጋር ልዩ የሆነ ቁርኝት ነው ያለኝ። ለምን የሚል ጥያቄ ለዚህ ቢመጣልኝ ምላሼ የሚሆነው፤ ለምሳሌ እኛ በሃይማኖታችን ብዙ አይነት ነገሮች አሉ። ለምሳሌ የአጽዋማት ወይም የጾም ቀኖች አሉ። እንደገና ደግሞ የፍስክ ቀኖች አሉ። እንደገና ደግሞ ቤተክርስቲያን የምንሄድባቸው የተለያዩ ፕሮግራሞች አሉ። ክብረ በዓላት አሉ። በዓላት የምናከብርባቸው ቀኖች አሉ የመሳሰሉት ማለት ነው። ለምሳሌ እሁድ እሁድ ሲሆን በእኛ ሀገር እረፍት ነው ምንም አይነት ስራ አይሰራም። በተለይ የጉልበት ስራ አይሰራም። ይሄ ማለት ምን ማለት ነው እሁድ መቼ እንደሆነ የቀን መቁጠሪያ ተጠቅሜ ማወቅ የማልችል ከሆነ በዛ ቀን ስራ ልሰራና ልኮነን ነው ማለት ነው። ከፈጣሪ ጋር ልጣላ ነው ማለት ነው። ስለዚህ የቀን መቁጠሪያ የግድ ያስፈልገኛል። ወይም የቀን መቁጠሪያም የግድ እጠቀማለሁ ማለት ነው። ከዛ ባሻገር በወሩ ውስጥ የምናከብራቸው በዓላት አሉ። የስላሴ በዓል፣ የሚካኤል በዓል፣ የኪዳነ ምህረት በዓል፣ የገብርኤል በዓል፣ የማርያም በዓል፣ የባለ እግዚአብሔር በዓል፣ እያልን እያንዳንዱን የምናከብራቸው በዓላት አሉ። እነዚህን በዓላት ለማክበር ትክክለኛውን ቀን ለማወቅ የግድ የቀን መቁጠሪያ መጠቀም ያስፈልገናል ማለት ነው። እነዚህን ብቻ አይደለም የቀን መቁጠሪያ እንድጠቀም ከሚያስገድዱኝ ምክንያቶች አንዱ ሀገራዊ በዓላት የሚባሉ አሉ። ለምሳሌ የላባደሮች ቀን የአድዋ ድል በዓል ምናምን እያልን የተለያዩ የምንዘረዝራቸው፤ ለምሳሌ የአዲስ አመት የመጀመሪያ ቀን፣ የፋሲካ በዓል፣ የገና በዓል፣ የቡሄ በዓል፣ ሌሎችም እንደዚህ አይነት በዓላትን የምናከብርባቸው ቀኖች አሉ። ስለዚህ የቀን መቁጠሪያ የማንጠቀም ከሆነ በትክክል እነዚህ በዓላት መቼ እንደሚከበሩ ቀናቸው መቼ እንደሆነ በየትኞቹ ቀኖች ካለንደር ወይም ደግሞ ቀኖች ከስራ ውጪ እንደሆኑ በየትኞቹ ቀኖች ደግሞ ስራ እንዳለባቸው ማወቅ አንችልም ማለት ነው። ስለዚህ የቀን መቁጠሪያ መጠቀም ለሁላችንም የግድ አስፈላጊ ነው ማለት ነው። ሌላው የቀን መቁጠሪያ እንድጠቀም ከሚያስገድዱኝ ምክንያቶች አንዱ ለምሳሌ የልጆቼን ልደት ለማወቅ የግድ የቀን መቁጠሪያ ያስፈልጋል፤ በየትኛው ቀን በየትኛው ወር በየትኛው ዓመተ ምህረት ተወለዱ ስለዚህ አሁን ስንተኛ አመታች አመታቸው ነው ምናምን ምናምን የሚለውን ነገር ለማወቅ የግድ የቀን መቁጠሪያ ያስፈልገናል ማለት ነው። ይሄ ብቻ አይደለም ብዙ ጊዜ ህይወታችን ከፈተና ጋር የተያያዘ ነው። አንዳንድ ፈተናዎች፣ አንዳንድ የስብሰባ ጊዜዎች፣ አንዳንድ ትልቅ በዓላት የምናከብርባቸው ጊዜዎች፣ እነዚህን ጊዜዎች ለማወቅ የግድ የቀን መቁጠሪያ ያስፈልገናል ብዬ አስባለሁ። ምክንያቱም የቀን መቁጠሪያ የማይኖረን ከሆነ ለምሳሌ የቀን መቁጠሪያ ላይ እኮ ዛሬ አምስት ቀን እሮብ ቀን ብሎ ያሳየናል ማለት ነው። ስለዚህ ዛሬ ጃንዋሪ ወይም ደግሞ መስከረም ጥቅምት ህዳር ታህሳስ ጥር የካቲት እያልን አሁን ዛሬ ጥር ይሄን ያክል ቀን ነው ለማለት መጀመሪያ ወሩ ጥር መሆኑን ማወቅ አለብን፤ ቀጥሎ ደግሞ ቀኑ መቼ እንደሆነ ማወቅ አለብን አስራ አምስት ከሆነ አስራ አምስት ቀኑ አስራ አምስት ሆኖ ሰኞ ነው ማክሰኞ ነው እሮብ ነው የሚለውንም ስለሚነግረን የቀን መቁጠሪያ የግድ ያስፈልገናል ማለት ነው። ስለዚህ አልጠቀምም ብል እንኳን አልችልም ማለት ነው። የቀን መቁጠሪያን አልጠቀምም አያስፈልገኝም ማለት እንኳን አልችልም ማለት ነው። ምክንያቱም ብዙ ነገሮቻችን ከቀኖች ጋር የተገናኙ ከገ ከቀኖች ጋር የተቆራኙ ስለሆኑ እነዛን ቀኖች በትክክል ለማወቅ የግድ የቀን መቁጠሪያ ያስፈልገናል ማለት ነው። ሌላው የቀን መቁጠሪያ የሚያስፈልግበት ትልቁ ምክንያት በተለይ በተለይ ያለፈውን ጊዜ በትክክል ለማስታወስ ያስፈልገናል። የቀን መቁጠሪያ ስንል የግድ የወደፊቱን ብቻ ሳይሆን ያለፈውንም ጊዜ ስለሚያስታውሰን ወይም ደግሞ ትክክለኛውን ቀን ማወቅ እንድንችል ስለሚያደርገን ለምሳሌ ዛሬ ላይ ሆኜ የተወለድኩባትን ቀን፣ ወር፣ ዓመተ ምህረት ላስታውስ እችላለሁ ግን ቀኗ ሰኞ ትሁን፣ ማክሰኞ ትሁን፣ ሮብ ትሁን፣ ሀሙስ ትሁን ግን ላላውቅ እችላለሁ። ለምሳሌ የተወለድኩበት ቀን ቀኗ ሃያ አንድ ዓመተ ምህረቱ አስራ ዘጠኝ ሰማንያ ወሯ ደግሞ አስራ ሁለተኛው ወር እንደሆነ፤ ኖ አስራ ሁለተኛው ወር ሳይሆን ዘጠነኛው ወር እንደሆነ አስታውሳለሁ። ግን ያቺ ቀን የተወለድኩባት ቀን ሰኞ ትሁን፣ ማክሰኞ ትሁን፣ ሮብ ትሁን ግን ያን ያክል አላስታወስም። ስለዚህ የቀን መቁጠሪያ የምንጠቀም ከሆነ እያንዳንዷን ቀን፣ ወር፣ ዓመተ ምህረት እንደገና የየቀኑን ስያሜ ሰኞ ይሁን፣ ማክሰኞ ይሁን፣ ሮብ ይሁን በቀላሉ ስለሚያሳውቀን የቀን መቁጠሪያ እጠቀማለሁ ማለት ነው። የመጠቀም የግድ

ብዙ አይነት ጣፋጭ ምግቦችን እወዳለሁ። እንደሚታወቀው ጣፋጭ ስንል የግድ ወይ ኬክ ወይም የመሳሰሉት ነገሮች ላይሆኑ ይችላሉ። ምክንያቱም ብዙ ጊዜ አርቴፊሻል ጣፋጮች ለጤናችን በጣም ጎጂ ስለሆኑ ሌሎች ጣፋጮችን እመርጣለሁ። እርግጥ ነው እነዛን አርቲፍሻል ጣፋጭ ምግቦችንም ምወዳቸው አሉ። ነገር ግን ብዙ ጊዜ ተፈጥሮአዊ የሆኑ ጣፋጮችን ነው የምወደው እኔ። ለምሳሌ ፍራፍሬዎችን ማንጎ በጣም ጣፋጭ ነው እንደምናውቀው ነገር ግን ጥፍጥናው ከተፈጥሮ የመጣ እንጂ ከሰው ሰራሽ የመጣ አይደለም። ወይ ስኳር ጨምረንበት ወይ የሆነ ነገር ጨምረንበት አይደለም አርቲፊሻል ነገር ጨምረንበት አይደለም የሚጣፍጠው ተፈጥሮአዊ እንደመሆኑ መጠን። ፍራፍሬዎችን በጣም ነው የማዘወትረው በጣም ነው የምወደው በቀን ውስጥ ፍራፍሬ ከቤቴ አይጠፋም ማለት ነው። ስለዚህ ብዙ አይነት ጣፋጭ ፍራፍሬዎች አሉ እንደምናውቀው ማንጎ በጣም ጣፋጭ ፍራፍሬ ነው። አፕልን እንደ ጣፋጭ ፍራፍሬ መውሰድ እንችላለን እነ ፓፓያ በጣም ጣፋጭ የሆነ ፍራፍሬ ነው። ብዙ አይነት ጣፋጭ ፍራፍሬዎች አሉ ስለዚህ እኔ እንደ አጠቃላይ እዚህ ጋር የምወደው ጣፋጭ የምግብ አይነት ፍራፍሬዎች ናቸው። ብዬ ብናገር ለኔ ትክክለኛ ምላሽ ነው ብዬ አምናለሁ። ነገር ግን ሌሎች ጣፋጭ ነገሮች አልወድም ማለቴ አይደለም። እንደምናውቀው ልክ እንደማንኛውም ኢትዮጵያዊ ስናድግ ብዙ ነገሮችን እየበላን ነው ያደግነው ለምሳሌ ከራሜላዎች እንበላለን። ብስኩቶች እንበላለን የተለያዩ የኬክ አይነቶች እንበላለን። ብዙ ነገሮችን እንበላለን። ነገር ግን ለጤናችን በጣም ጎጂ ከመሆናቸው የተነሳ እየወደድናቸውም ቢሆን ልናቆማቸው ብዙ ጊዜ ላናዘወትራቸው የሚገቡ የጣፋጭ የምግብ አይነቶች ናቸው ማለት ነው። ስለዚህ ብዙ ጊዜ ጣፋጭ የምግብ አይነት ስንመርጥ ተፈጥሮአዊ የሆኑ ጣፋጭ የምግብ አይነቶችን ብንመርጥ እነዛ ተመራጭ ናቸው ለጤናችንም ከብዙ ነገር አንፃር ተመራጭ ናቸው ማለት ነው። ሌላው እነዚህ ሰው በሚሰራ የሚሰራቸው ጣፋጭ የምግብ አይነቶች ወደ ሀረር አካባቢ የሚሰራ ጮርናቄ የሚባል ወይም ደግሞ አንዳንዴ ባቅላባ የሚባል ወይም ደግሞ የተለያዩ ናቸው በነገራችን ላይ እየጠሯኋቸው ያሉት ሀላዋ የሚባል የሚባሉ ጣፋጭ የምግብ አይነቶች አሉ። እነዚህን እየተመገብኳቸው ስለነበር ያደግኩት አሁንም በጣም ነው የምወዳቸው። ግን ጣፋጭነታቸው በጣም ከፍተኛ ከመሆኑ ጋር ተያይዞ ምናልባት ለጤና ጉዳት ሊኖራቸው ይችላል የሚል ስጋት ስለሚያድርብኝ ብዙ ጊዜ አሁን ላይ በተለይ ትልቅ ሰው ከሆንኩ ቦኋላ የማዘወትራቸው የምግብ አይነቶች አይደሉም። ሀላዋ ለምሳሌ ከለውዝ እና ከማር ከተለያዩ ነገሮች ጋር ተቆራኝቶ ወይም ከእነሱ ጋር ተቀይጦ የሚሰራ የምግብ አይነት ነው። እና በጣም ነው የሚጣፍጠው ጣፋጭነቱን እንደዚህ በቃላት ለመግለጽ በጣም ከባድ ነው ከማር በላይ ይጣፍጣል ብላችሁ እያጋነንኩ አይደለም በጣም ከፍተኛ የሆነ የስኳር መጠን ነው የሚጨመርበት። ስለዚህ ከምወዳቸው የጣፋጭ ምግቦች አንዱ ይሄ ሀላዋ ወይም እዛ ጋር ጮርናቅ ያልኳችሁ አንዳንዴም ባቅላባ የሚባልም ሌላ አለ እነዚህን በጣም ነው የምወዳቸው ማለት ነው። ከዛ ባሻገር እንደማንኛውም ህፃን ህፃን እያለሁ አይስክሬም ይገዛልኝ ነበር በተደጋጋሚ ስለዚህ ብዙ አይስክሬም በጣም እበላ ነበር ያ ማለት ለአይስክሬም ወይም ለአይስክሬም ለሚባለው የምግብ ጣፋጭ የምግብ አይነት ከፍተኛ የሆነ ፍቅርና ፍላጎት አለኝ ማለት ነው። ስለዚህ በዋናነት ቅድም እንደነገርኳችሁ ከጣፋጭ የምግብ አይነቶች የምመርጣቸው የመጀመሪያው የፍራፍሬ አይነቶች ናቸው። ቅድም እንደተናገርኩት ብዙ አይነት ጣፋጭ የሆኑ የፍራፍሬ አይነቶች አሉ በተለይ በተለይ በጥፍጥና ከማንጎ ጋር የሚስተካከል ያለ አይመስለኝም። እንደኔ ነገር ግን እነ ፓፓያም በጣም ነው የሚጣፍጡት እነ ሀብ ሀብም በጣም ነው የሚጣፍጡት። እነ አፕል ሌሎቹንም መጥቀስ ይቻላል። በጣም የሚጣፍጡ የፍራፍሬ አይነቶች አሉ ስለዚህ ከየትኛውም የጣፋጭ የምግብ አይነት የምወደው የማስበልጠው ፍራፍሬዎችን ነው ማለት ነው። ከዛ ባሻገር ግን አልፎ አልፎም ቢሆን እወዳችኋለሁ ቅድም እንደነገርኳችሁ ግን ከጤናና ከሚያመጡብን ጉዳት አንፃር አሁን ላይ እየተውኳቸው ወይም ደግሞ ችላ እያልኳቸው የመጡ የወደድኳቸውም ቢሆን ለጤናዬ ስለማስብ የተውኳቸው ጣፋጮች አሉ። ከነዛ ጣፋጮች ደግሞ ቅድም እንደገለጽኩት እና ሃለዋ እነ ሀብ ሀብ ይቅርታ እነ ሃለዋ እነ ባቅላባ እነ ጮር ናቄ እና የመሳሰሉትን እንዲሁም ከኬክ አይነቶች ደግሞ እነ አይስክሬም እና እንደዚህ ተቆራጭ ኬክ የሚባሉ አሉ። ተቆራጭ ኬክ ደረቅ ኬክ የሚባሉ በጣም ጣፋጭ ሆኖ ሆነው ለጤናችን ግን ጉዳት ሊኖራቸው የሚችሉ ስላሉ እነሱን እነዚህ እነዚህን በጣም ነው የምወዳቸው። ግን ጠቅለል ሳደርገው በጣም ከምወዳቸው ጣፋጭ ምግቦች አንዱ ፍራፍሬ ነው

የስልኬ ባትሪ እንደ አጠቃቀሜ ነው የሚቆየው በእርግጠኝነት ለስልክ እና ለቀለላሉ ጥቅሞች ብቻ የምትጠቀም ከሆነ ከአሥራ ሁለት ሰዓት በላይ ይቆያል ያ ማለት ለምሳሌ ማታ ሞልቼው አድሬ ጠዋት ከአሥራ ሁለት ሰዓት ወይም ከአንድ ሰዓት ጀምሮ መጠቀም ብሞክር ወይም ብፈልግ እስከ ምሽቱ አንድ ሰዓት ድረስ ወይም እስከ ምሽቱ አስራ ሁለት ሰዓት ድረስ ያቆየኛል ማለት ነው ስለዚህ አንድ ጊዜ ስልኬን ከሞላሁት በኋላ ሊያቆየኝ የሚችለው ለ አስራ ሁለት ሰዓት ያክል ነው የሚሆነው ማለት ነው። ነገር ግን ከመደበኛው ጥቅም ውጪ የምትጠቀም ከሆነ ለምሳሌ የተለያዩ ነገሮችን የምትጠቀምበት ለምሳሌ ድህረ ገጾችን የሚጠቀም ወይም ደግሞ የተለያዩ በየነ መረቦችን የሚጠቀም እና ብዙ መረጃዎችን የምፈልግ ከሆነ ወይም የማስስ ከሆነ በአጭር ጊዜ ሊያልቅ የሚችልባቸው አጋጣሚዎች ይኖራሉ ማለት ነው ለምሳሌ ለመዝናናት ዩቲዩብ ላይ የተለያዩ ቪዲዮዎች የማይ ከሆነ ወይም ምስሎች የተቀረጹ ምስሎችን የማይ ከሆነ ፥ሙዚቃዎችን የማይ ከሆነ ፥ፊልሞች የምንመለከት ከሆነ የተለያዩ መልእክቶችን ከሰዎች ጋር የድምጽ መልእክቶች ሊሆኑ ይችላሉ የምስል መልእክቶች ሊሆኑ ይችላሉ የጽሁፍ መልእክቶችን ሊሆኑ ይችላሉ ከተለመደው ጊዜ ውጪ በተደጋጋሚ የምሰራ ከሆነ ምናልባት በቀን ሁለት ጊዜ እንድሞላው ሊያስገድደኝ ይችላል ማለት ነው የስልኬ ባትሪ ስለዚህ የስልኬ ባትሪ የቆይታ ጊዜ የሚወሰነው እንደ አጠቃቀሜ ነው ማለት ነው ብዙ ጊዜ እኔ አሁን ለምሳሌ በትርፍ ሰዓት የሚኖረኝ ከሆነ የተለያዩ ቪዲዮዎችን ከዩቲዩብ ሊሆን ይችላል ከተለያዩ መተግበሪያዎች ልመለከት እችላለሁ ስለዚህ ለምሳሌ ፊልም የማይ ከሆነ የባትሪ የቆይታ ጊዜ በጣም ዝቅ ያለ ይሆናል ማለት ነው። ሙዚቃዎችን የማይ ከሆነ፥የተለያዩ የኮሜዲ ፊልሞችን የማይ ከሆነ፥ የተለያዩ አጫጭር ቪዲዮዎችን ለምሳሌ እንደ ቲክቶክ አይነት መተግበሪያዎችን የምትጠቀም ከሆነ እና ብዙ ሰዓት እዛ ላይ ማሳለፍ ከሆነ ምን ያክል ምንም ያክል ይቆያል ማለት አይቻልም ነገር ግን ስልክ ለማውራት ብቻ ከሆነና ከዛ ባሻገር ሌላ ብዙ የተለያዩ ነገሮችን የማልጠቀምበት ከሆነ ምናልባትም ሃያ አራት ሰዓት ሊቆይ ይችላል ያ ማለት ዛሬ ጠዋት ሁለት ሰዓት ላይ ቻርጅ ካረኩት ወይም ደግሞ ከሞላሁት እስከ ነገ ሁለት ሰዓት ድረስ ሊያገለግለኝ ይችላል ሙሉ በሙሉ ሳይጨርስ ማለት ነው። ስለዚህ የስልኬ የባትሪ ቆይታ የሚወሰነው እንደ አጠቃቀሜ ነው ማለት ነው። ለምሳሌ ዛሬ ጠዋት ላይ መቶ ፐርሰንት ነበረ ስልኬ ነገር ግን አሁን አንደኛ ይሄንን አሁን እያወራሁበት ያለሁትን ስራ እየሰራሁ ነው ሁለተኛ የተለያዩ መረጃዎችን ቅድም ስፈልግበት ወይም ለመፈለግ ስትገለገልበት ነበር። ከዛ በተጨማሪ ለተወሰኑ ደቂቃዎች ከሠላሳ እስከ አምሳ ደቂቃ የሚሆን የሙዚቃ አዳምጬበታለሁ ስለዚህ ያንን በማድረጌ ምክንያት አሁን ላይ ወደ ሃምሳ ፐርሰንት አካባቢ ወይም ግማሽ አካባቢ ሆኗል ማለት ነው ያ ማለት በስልኬ በጣም እየተገለገልኩበት ስለሆነ የባትሪ አጠቃቀሙም በዛው መጠን ፍጆታውም በዛው መጠን ነው ማለት ነው ስለዚህ የስልኬ የባትሪ ቆይታ የሚወሰነው እኔ በምጠቀምበት መጠን ነው ማለት ነው። ብዙ ከተጠቀምኩ በፍጥነት ያልቃል ትንሽ ከተጠቀምኩ ደግሞ በፍጥነት አያልቅም ወይም ደግሞ ይቆይልኛል ማለት ነው። ለምሳሌ ትላንትና የማስታውሰው ቀኑን ሙሉ ለስልክ ማውራት ብቻ ወይም ደግሞ ከሰዎች ጋር ለመነጋገር ብቻ ነው በመደበኛው ስልክ ለመነጋገር ብቻ ነው የተጠቀምኩበት እና ጠዋት መቶ ፐርሰንት ነበረ ቀኑን ሙሉ ስትጠቀምበት ለስልክ ብቻ ነው ያልኳችሁ ቀኑን ሙሉ ስትጠቀምበት ውዬ ማታ ላይ ከስድሳ ፐርሰንት በላይ ነበረው ያ ማለት ፍጆታው የነበረው ወደ አርባ ፐርሰንት ብቻ ነው የተጠቀምኩበት ማለት ነው እንደዛው ለማውራት ብትጠቀም ቢያንስ ቢያንስ ሃያ አራት ሰዓት ሊያቆየኝ እንደሚችል መገመት እችላለሁ ማለት ነው ስለዚህ ለስልክ መደወል ብቻ የምትጠቀምበት ከሆነ ከሃያ አራት ሰዓት በላይ ያቆየኛል ነገር ግን ከስልክ ባሻገር ለምሳሌ የተለያዩ ቪዲዮዎችን የማይበት ከሆነ ከተለያዩ ሰዎች ጋር የተለያዩ መተግበሪያዎችን ተጠቅሜ የምገናኝበት ከሆነ እንዲሁም የምጻጻፍበት ከሆነ የተለያዩ የቪዲዮ መልእክቶች የምናላክበት እና የተላከልኝንም የማየበት ከሆነ ምናልባት ቅድም እንደተናገርኩት ከአሥራ ሁለት ሰዓት በላይ ላይቆይልኝ ይችላል እንደውም እንደ ብዛቱ ይወሰናል እንጂ በስድስት ሰዓት በሰባት ሰዓትም የሚያልቅበት ጊዜ ይወሰናል በተለይ የቪዲዮ የተለያዩ ቪዲዮዎችን የሙዚቃዎችን የማይ ከሆነ ቆይታው አጭር ይሆናል ማለት ነው። ስለዚህ የስልኬ ባትሪ እንደ አጠቃቀሜ ነው ቆይታው የሚወሰነው ማለት ነው።

አዎ መብረቅ በጣም ነው የሚያስፈራው። እኔ መብረቅ በጣም ነው የምፈራው በጣም ማለት ነው። በተለይ ህፃን እያለሁ በጣም ብዙ ጊዜ ከጓደኞቼ ጋር እንጫወትና ባለማወቅ ትላልቅ ዛፎች አካባቢ ዝናብ ሲዘንብ ለመጠለል እንገባለን ማለት ነው። እዛ ቦታ መቆማችን ምንም አይነት አደጋ ይደርስብናል ብለን በህፃንነታችን አናስብም። አሁን ከፍ ስንል ግን ብዙ ጊዜ ትላልቅ ረዣዥም ዛፎች ያሉበት አካባቢ መብረቀኝ መውደቅ እድሉ በጣም ሰፊ ነው ይባላል። ምክንያቱን አሁንም ሳይንሱን በደንብ ያ ያላየው ስለሆነ ይሄ ነው ማለት ባልችልም። ብዙ ጊዜ ትልልቅ ዛፎች መብረቅ መጥቷቸው ደርቀው ደርቀው ቆመው እናያለን ይሄም ማለት ምንድነው? የሚያሳየው ብዙ ጊዜ መብረቅ ያለባቸው ወይም መብረቅ የሚወድቅባቸው ቦታዎች ትልልቅ ዛፎች ያሉባቸው ቦታዎች ናቸው ማለት ነው። አስታውሳለሁ። እኛ ህፃናት እያለን አንድ ትልቅ ዛፍ አጠገብ ዝናብ ለመጠለል የቆሙ ከብቶች መብረቅ ጥሎ ዛፉንም አደረቀው እንደገና እዛ ስር እዛ ስር ያሉ ወይም ደግሞ ዛፉ ስር የተጠለሉ ከብቶችንም እንደገደላቸው አስታውሳለሁ። ስለዚህ መብረቅ በጣም የሚያስፈራ ነገር ነው። ይታወቃል ሁላችንም በዝናብ ሰዓት የሚመጣ ነፀብራቅ አለ ከሰማይ ብልጭ ብልጭ የሚል ነገር ማለት ነው። ስለዚህ እንደዛ አይነት ነገሮች ሲመጡ መብረቅ ጥሏል ብለን እናስባለን ምክንያቱም ከብልጭታው ቀጥሎ ከፍተኛ የነጎድጓድ ድምጽ ይመጣል ነጎድጓዳዊ ድምጽ መጣ ማለት ደግሞ መብረቅ የሆነ ቦታ ወድቋል ማለት ነው ብለን እናስባለን። ስለዚህ መብረቅ በጣም በጣም የሚያስፈራኝ አይነት ነገር ነው። የሆነ ጊዜ የማስታውሰው እኛ ሰፈር መብረቅ ይጥልና ሁለት ልጆች ይመታቸዋል እና እነዚህን ልጆች መብረቅ ከመታቸው በኋላ እነሱን ለማዳን ሰዎች በአካባቢያቸው ያለን ዛፍ ዛፉ አጠገብ ወይም ደግሞ በመብረቅ ተመቶ የወደቁበት ቦታ ያለን አፈር በከፍተኛ ደረጃ ቆፍረው ሰዎቹን እዛ ውስጥ ከአንገታቸው በስተቀር ውጭ ያለውን አካላቸውን ቀበሯቸው ማለት ነው። ያ ማለት በውስጣቸው ያለው መርዛማ ኬሚካል ወደ አፈር ውስጥ ይገባል ተብሎ ይታሰባል። ስለዚህ ሰዎቹ ሊሞቱ እያጣጣሩ ነው የነበረው በሰአቱ በእጅ መንካት አይቻልም። መብረቅ የመታውን ሰው ስለዚህ መሬት ላይ ቆፈሩና አስገቧቸው ካስገቧቸው በኋላ አፈሩን ከላያቸው ላይ ደፉባቸውና ሰዎቹን ከሞት አተረፏቸው ማለት ነው። ስለዚህ መብረቅ በነገራችን ላይ ሲመታ ወደ መሬት ውስጥ ነው የሚገባው መሬት ውስጥ ከገባ በኋላ ያው ድምፁም ምኑም ይጠፋል ማለት ነው። በዛ አጋጣሚ ግን የሚመታው አካል ካገኘ እስከመግደል ደረጃ ድረስ የሚያደርስ ነው የሚሆነው ማለት ነው። ስለዚህ መብረቅ በጣም ነው የምፈራው በጣም ነው የምፈራው የምፈራበት ምክንያት ደግሞ አንደኛ ድምፁ በጣም ከባድ ነው። በሁለተኛ ደረጃ ይዞት የሚመጣው ብርሃን ወይም ነፀብራቅ ብልጭ የሚለው ነገር በጣም ከባድ ነው ብዙ ጊዜ ገጥሟችሁ ከሆነ አላውቅም። ማታ ላይ በጨለማ ዝናብ እየዘነበ ብልጭታው በጣም ከባድ ነው የሚሆነው ከጨለማ ላይ የሚመጣው ብልጭታ በጣም ከባድ ነው የሚሆነው እቤት ውስጥ ሆነን ራሱ ያ ብልጭታ በግልጽ ነው የሚታየን እና ከብልጭታው የተነሳ ብዙዎቻችን ነው የምንፈራው ማለት ነው። ህፃናት እያልን ባለማወቅ ፎቶ ተነሳን ምናምን እያልን እንቀልድ ነበረ ነገር ግን በኋላ ችግሩንና የሚያመጣውን ተጽዕኖ ማየት ስንጀምር ያን ያክል በጣም አስቸጋሪ እንደሆነ ጉዳት ሊያደርስ እንደሚችል እስከመግደል ደረጃ ሊያደርስ እንደሚችል ስናስብ ጥንቃቄ ማድረግ ያስፈልጋል ማለት ነው። ብዙ ጊዜ መንገድ ላይ በፀሀይ በዝናብ ሰዓት መንገድ ላይ ስንሄድ ዣንጥላ እንይዛለን እና ዣንጥላ ይዘን በምንሄድበት ሰዓት ምናልባት የምንይዘው የዣንጥላው አካል ብረታማ ከሆነ መብረቅ ሊያስመታን ይችላል ስለዚህ መበረቅ ሊመታን እንደሚችል አስበን ያን ብረታማ የሆነ ነገር ወይ እሱን መልቀቅ አለብን ወይ በሌላ ነገር ሸፍነን መያዝ አለብን ማለት ነው። አለበለዚያ ብረታማ የሆኑ ነገሮች መብረቅ የመሳብ አቅም አላቸው ተብሎ ይታሰባል። ስለዚህ ብረታማ ከሆኑ ነገሮች መራቅ አለብን መብረቅ እንዳይመታን አንደኛ ሁለተኛ ደግሞ ረዣዥም ከሆኑ ዛፎችም መራቅ ይኖርብናል ማለት ነው። ከዛፎች ረዣዥም ዛፎች የማንረቅ ከሆነ ብዙ ጊዜ ረዣዥም የሆኑ ዛፎች መብረቅ የመሳብ አቅም አላቸው ተብሎ ይታሰባል። ስለዚህ ከእነዚህ ከረዣዥም ዛፎች መራቅ አለብን ብረታማ ከሆኑ ነገሮችም የምንቀሳቀስ ከሆነ በዝናብ ሰዓት መብረቅ የመሳብ አቅም ስላላቸው ከእነሱ መራቅ አለብን ማለት ነው። ስለዚህ መብረቅ ከሚያደርሳቸው ከፍተኛ የሆነ ጉዳት እንደምናየው ዛፉን ድርቅ ነው የሚያደርገው ሙሉ በሙሉ ደረቅ ነው የሚያደርገው ርጥብ የነበረውን ዛፍ እንደዛ አይነት ጉዳቶች አሉ ሰዎችንም የገደላቸው ሰዎችም አውቃቸዋለሁ የሞቱ ከብቶችም አውቃቸዋለሁ ስለዚህ መብረቅ ከሚያደርሰው ጉዳት ለመራቅ ራሳችንን መጠበቅ አለብን። ብረታማዊ የሆኑ ነገሮችን በዝናብ ይዘን መሄድ የለብንም። ረዣዥም ዛፎች ጋር መቆየት የለብንም ማለት ነው። ስለዚህ መብረቅ እኔ ከሚያደርሰው ጉዳት